አዎ ቤቴን አጸዳለሁኝ። ቤቴን ማጽዳት ያው ግዴታ ነው። ሰው ቤት ውስጥ ሲኖር ለብቻው ሊኖር ይችላል ከቤተሰብ ጋር ሊኖር ይችላል። ከጓደኞቹ ጋር ወይም ደግሞ ራሱን ችሎ ሊኖር ይችላል። የግድ ቤቱን ማጽዳት አለብን ምንም ጥያቄ አያሻውም ይሄ ጉዳይ። ግን እንደሚታወቀው አንዳንድ ሰዎች አሉ ቤታቸውን የማያጸዱ አልጋ ማንጠፍ የማይወዱ እንዲሁ መተኛት ከዛ መውጣት የዚህ አይነት ነገር የሚያደርጉ ሰዎች አውቃለሁኝ ጓደኞቼን ግን ትክክል አይደለም ማንም ሰው ቤቱን ማጽዳት አለበት። እኔ ቤቴን ማጸዳው በመርሃ ግብር ነው ወይም በፕሮግራም ነው። ማለት ለብቻዬ ነው ምኖረው ተከራይቼ እና ጠዋት ስነሳ የመጀመሪያ ስራ አልጋ አነጥፋለሁ። ከዛ በኋላ ደግሞ ሌሎች ቤት ውስጥ ያሉ እቃዎችን አስተካክዬ የበላሁበት ሰሃን አጥቤ ወደ ስራ እሄዳለሁኝ። ወደ ስራ ከሄድኩኝ በኋላ ቢሮ ውስጥ ያሉ ስራዎችን ከጨረስኩኝ በኋላ ወደ ቤቴ ስመለስ የመጀመሪያ ስራ ማደርገው ቤት ውስጥ ያልታጠቡ እቃዎችን ሰብስቦ አንድ ቦታ ላይ ማስቀመጥ ለነገ ስራ እንዳይበዛብኝ አንድ ቦታ ላይ አስቀምጣቸው እና ማታ እቃዎችን አጥባለሁ። ከዛ በኋላ ሳሎን በመወልወያ ጽድት አደርጋለሁኝ ከዛ መኝታ ቤቴን አጸዳለሁኝ። ከዛ የእቃ ቤት አለች ለብቻ ሌላ ክፍል እሷንም አጸዳለሁኝ። ይሄን ማደርገው ቤት የመወልወል ስራ በሳምንት ሶስት ጊዜ በሳምንት ሶስት ጊዜ ነው። ያው ብቻየን ስለምኖር ብዙ አይቆሸሽም ቤቴ በሳምንት ሶስት ጊዜ አጸዳለሁኝ። በወር ሶስት ጊዜ መጋረጃ ቀይር አለው። በአመት ሁለቴ ደግሞ የቤቱን የውስጥ ግድግዳ ቀለም አስቀባለሁኝ እና ቤቴን በደንብ አጸዳለሁኝ። በደንብ አጸዳለሁኝ ብዙ ሲቆሽሽ የስራ ሞራሌን ሁሉ ያጠፋብኛል ቤት ሲቆሽሽ አልወድም። ድብርት ይለቅብኛል የስራ ሞራልን ይገልብኛል እና ቤት ሲቆሽሽ ደስ አይለኝም እና የማጸዳበት የራሴ መርሃ ግብር አለኝ። መርሃ ግብር አለኝ አሁን እኔ ለሁሉም ምመክረው ለማንኛውም ሰው ለላጤም ይሁን በላ ለባለትዳርም ይሁን የምመክረው ቤት የሚጸዳበት መርሃ ግብር ሊኖረው ይገባል። እንደው በየቀኑ ይከብዳል እንደሚታወቀው ግን ምን ማድረግ ይቻላል። ቢያንስ ቤቱን የመወልወል የማጽዳት ስራም በሳምንት ስንት ቀን መሆን አለበት? ልብስ የማጠበያ ጊዜ በሳምንት ስንቴ መሆን አለበት? እቃ የሚታጠብበት ጊዜ መቼ መሆን አለበት የሚለውን መርሃ ግብረ ማውጣት ስራውን ያቀለዋል ብዬ አስባለሁኝ። እንደኔ እንደኔ ቤት ማጽዳት ምናልባት ባለትዳር የሆኑ ልጆች አሏቸው ብዙ ልጆች አሏቸው በየቀኑ ሊሆን ይችላል ያው እግር ስለሚበዛ ቤት ቶሎ ቶሎ ይቆሽሻል። ደግሞ በሳምንት ሁለቴ ቢሆን ጥሩ ነው። ያው መቆሸሹ አይቀርም ምንም ያህል ሰው እግር ባይበዛበትም ግን መቆሸሹ ስለማይቀር ማለት ነው። ስለዚህ እኔ ቤቴን በሳምንት ውስጥ ነው ማጸዳው ሁልጊዜ ሳጸዳ ላርጎ እጠቀማለሁኝ በላርጎ ጽድት አርጌ ነው ምወለውለው ሳሎኑን ጓዳውን መኝታ ቤቱን ሁሉንም በ በላርጎና በኦሞ ነው ማጸዳው። ከዛ ግድግዳዎቹን ምናምን በደንብ ወለውላለሁ በጣም ከቆሸሸብኝ ቀለም አስቀባለሁኝ። ለነገ ደግሞ ስራ እንዳይበዛብኝ ማታ ማታ የበላሁባቸውን ሳሀኖች የምግብ እቃዎችን አጸዳዳለሁ ጠዋትን ነፃ ሆኜ አልጋዬን አንጥፌ ልብሶቼን አጣጥፌ ወደ ስራ ሄዳለሁኝ ማለት ነው። አሁንም ስመለስ እንደዛ ነው ማደርገው ስለዚህ ልብስ የማጥብበት የራሴ መርሃ ግብር አለኝ። ቤት ማጸዳበት የራሴ መርሃ ግብር አለኝ። የቤት ውስጥ እቃዎችን የማጸዳበት የራሴ መርሃ ግብር አለኝ። እና ቤት መጸዳት አለበት ምንም ጥያቄ የለውም ቤት ካልተጸዳ የማንበብ ሞራል የስራ ሞራል ሁሉ ይገድላል ስለዚህ ቤት ማጽዳት ይጠበቅብናል ማለት ነው። እኔ ቤቴን በዚህ መንገድ ነው።

ሽማግሌዎችን በጣም አከብራለሁኝ። በእኛ ሀገር ሽማግሌ የሚከበርበት ሀገር ነው። እንደሚታወቀው የሽማግሌ ባህል አለ። ለሽማግሌ ትልቅ ክብር ይሰጣል እውነት ለመናገር የሽማግሌ ምርቃት ይደርሳል የሽማግሌ እርግማንም ይደርሳል ይባላል እንደ አባባል እንኳን በታሪክ። ለሽማግሌዎች በጣም ክብር አለኝ። የማከብራቸውም ለምሳሌ በእንግድነት ሲመጡ ቦታ መስጠት መንገድ ሲሄዱ የነሱን መንገድ አቋርጦ አለመሄድ እና በእያንዳንዱ መርሃ ግብራችን ላይ አባቶች ኑ መርቁን ብለን እንጋብዛለን። ወይም እንደዛ እጋብዛለሁኝ። የትኛውም መርሃ ግብር የሰርግም የደስታም የሀዘንም መርሃ ግብር ይሁን በአባቶች የተባረከ ነው። አባቶች ጸሎት እንዲያደርጉበት ይመከራል። እኔም ይሄንኑ ነው የማደርገው። ለአባቶች ያለኝን ክብር በተለያየ መንገድ እገልጻለሁኝ። ሽማግሌ ክብር ነው እድሜ ጸጋ ስለሆነ። እግዚአብሔር አምላክ እድሜ ሰጥቷቸዋል ብዙ ዘመን ኖረዋል የሚሉንን በመስማት በእነሱ ጎዳና በእነሱ ፈር ቀዳጅነት ነው ህይወታችንን የምንመራው። እና የሽማግሌ መኖር አንድ መከበሪያ ነው። ያ ማለት እነሱ የኖሩትን ህይወት ምን ያህል ውጣ ወረድ እንዳለው እንደሚከብድ እንጠይቃለን እያንዳንዱን ህይወት ደግሞ እነሱ ስለኖሩት መንገዱን ሁሉ ያሳዩናል። እና ያን ጎዳና በህይወታችን ስንኖር የሽማግሌ ምርቃት የአባቶች ምርቃት የአባቶች በረከት የግድ ነው። ምንም ጥያቄ የለውም። ሌላው ሽማግሌዎች በእኛ ሀገር በሃይማኖታዊ ቦታዎችም ክብር ይሰጣቸዋል በአለማዊ ወይም በመንግስት ደረጃም ክብር ይሰጣቸዋል። አባቶች ችግር ሲፈጠር እንደ ችግር ፈቺ እንደ አስታራቂ ሆነው ይመጣሉ። መንግስት ሊፈታ ያልቻለውን ችግር አባቶች ቁጭ ብለው ተወያይተው ተመካክረው ሀሳብ ተለዋውጠው ችግሮችን ይፈታሉ። ይሄ በእኛ ሀገር የተለመደ ነው። በየአንዳንዱ አካባቢ እንደየ አካባቢው ባህል የተለያዩ ሽማግሌዎች አሉ። ለምሳሌ በኦሮሞ ብንወስድ የጉጂ ስርዓት አለ የጉጂ አባ ገዳ አባቶች አሉ የጉጂ ሀዸ ስንቄ አባቶች እናቶች አሉ። ሌላውን በተለያየ በአማራም ብንሄድ የራሱ ሽማግሌ ሰርዓት አለው በትግራይም እንደዛው በሌሎች ብሄር ብሄረሰቦችም እንደየ አካባቢው የተለያዩ ሽማግሌዎች አሉ። እነዛ አባቶች ወጣቶች የሚሏቸው ይሰማሉ። ማለት ወጣቱ የሚለውን በማድመጥ ሽማግሌዎች ደግሞ የሚሰጡትን አቅጣጫ ወጣቱ ይቀበላል በጣም ያከብሯቸዋል። እኔም እንደዛው ነኝ። ለአባቶች እጅግ ትልቅ ክብር አለኝ። ምክንያቱም አባት ሲኖር ችግር በቀላሉ ይፈታል። አባት ሲኖር ወይም ሽማግሌ ሲኖር ችግር በቀላሉ ይፈታል። ፍርድ ቤት ያልፈታውን ችግር በሽማግሌ ሲፈታ አውቃለሁኝ። ሽማግሌዎች ቁጭ ብለው ተነጋግረው እነሱ ባለፉበት ህይወት መሰረት ይሄ ይሄ መደረግ የለበትም፤ ይሄ ጉዳይ ደግሞ እንደዚህ በስህተት ነው የተደረገው፤ ይሄ ይስተካከል ብለው ለእያንዳንዱ ችግር አቅጣጫና መፍትሄ ይሰጣሉ። ሽማግሌዎች ይሄን ያደርጋሉ። እና ለነሱ የምንሰጠው ክብር የመጀመሪያው በመርሃ ግብራችን ላይ መጋበዝ በየአንዳንዱ የህይወት ጉዳያችን ላይ እነሱን ማማከር ህይወታችንን ያቀለዋል። ምክንያቱም ሽማግሌዎች ረጅም አመት የኖሩ ናቸው ህይወትን በተግባር የኖሩ ናቸው። የነሱ ምክር አስፈላጊ ነው ለሰው ልጅ ህይወት። ምክንያቱም ሰው አንብቦ አውቃለሁ ከሚለው በላይ በህይወት የኖረው የተሻለ ነው። በህይወት የኖረው የተሻለ ምስክርነት የተሻለ እውነታ አለው። ስለዚህ እነሱ ያለፉበትን በመጠየቅ እኛም በዛ ጎዳና የህይወት ጎዳና ስናልፍ እያንዳንዱን ነገር በቀላሉ ለማከናወን የሽማግሌዎች ምክርና አክብሮት ግዴታ ነው። የሽማግሌዎች ትልቅ ክብር ነው ያለኝ በቃ በቃላት መግለጽ የማልችለው ክብር ነው ያለኝ። ምክንያቱም የሽማግሌ ምርቃት ይደርሳል እንዲሁም እርግማናቸውም ይደርሳል። መጽሐፍ ቅዱስ ሲናገር ምንድነው ሚለው እናትና አባትህን አክብር ታላላቆችህን አክብር እድሜ ይጨመርልሃል ይላል። ይሄ መጽሐፍ ቅዱስ የሚያውቀው እውነታ ነው። መጽሐፍ ቅዱስ ደግሞ እውነት ነው። ስለዚህ እውነት ያለውን ሁሉ አምነን መቀበል ግዴታ ነው። ሽማግሌዎች ትልቅ አስተዋጽኦ ትልቅ ችግር ፈቺ አስታራቂ አባቶች ናቸው ሽማግሌዎች። እነሱን ማክበር ግዴታችን ነው። በእያንዳንዱ መርሃ ግብራችን ላይ በህይወታችን ጉዞ ላይ እየጋበዝን ህይወታችንን ማስባረክ ግዴታችን ነው። ሽማግሌን ማክበር ለራሳችንም ጥቅም እና በረከት ነው። ስለዚህ ይሄን በረከት ተካፋይ ለማድረግ የአባቶች ምርቃት የአባቶች ባረኮት ግዴታ ነው። ስለዚህ በዚህ መንገድ አባቶችን አከብራለሁኝ

በእኛ ሀገር የመጠጥ ውሃ ከሁለት መንገድ ይገኛል የመጀመሪያው የሚሸጥ ሃይላንድ ወይም ደግሞ በፋብሪካ የተሰራ ሃይላንድ ሲሆን ሁለተኛወ ደግሞ የጉድጓድ ውሃ ወይም የምንጭ ውሃ የሚባል አለ ከእነሱ ከሁለቱ ነው የሚገኘው የመጠጥ ውሃ ትንሽ እኛ አካባቢ አስቸጋሪ ነው። በተለይ ይሄ ወጣ ያለ አካባቢ ስለሆነ ወደ ጠረፋማ አካባቢ ስለሆነ የመጠጥ ዉሃ ትንሽ አስቸጋሪ ነው የመጠጥ ውሃ አይነቶች ራሱ በተፈጥሮም በሰው ሰራሽ ወይም በፋብሪካ የሚሰራበትም መንገድ ይለያያል ለምሳሌ አንዳንድ አካባቢ ከርሰ ምድር ወይም የጉድጓድ ውሃ ነው ይባላል መሬት ወደ ውስጥ በጥልቀት ተቆፍሮ ከዛ ውስጥ የሚገኘው የከርሰ ምድር ውሃ አለ። ያ ውሃ ሁለት አይነት ፀባይ ወይም ባህሪ አለው እንደየ አካባቢው ይለያያል አንዳንድ ቦታ በጣም ጨዋማ ለመጠጥ የማይሆን ነው። አንዳንድ ቦታ ደግሞ ንጹህ ሁኖ ለመጠጥ መሆን የሚችል ውሃ ነው የጉልጓል ውሃ። እና እኛ አካባቢ የመጠጥ ውሃ የምናገኘው በብዛት ከሚሸጥ ሃይላንድ ነው። ሃይላንድ እየገዛን ወይም ከፋብሪካ የተሰራ አለ እሱን ነው የምናገኘው ግን ብዙ ጊዜ ለልብስ ለማጠብ፣ ቤት ለማጽዳት ለሻወር ወይም ሻወር ለመታጠብ የምናገኘው ውሃ የከርሰ ምድር ወይም ደግሞ ከመሬት ተቆፍሮ በጥልቀት ተቆፍሮ የሚገኙ ዉሃ እሱን ነው ልብስ ለማጠብ ለሻወር ለምግብ የምንጠቀመው ሌላው ደግሞ የቧንቧ ውሃ አለ ቧንቧ አለ ቤታችን ግን ብዙ ጊዜ ውሃ አይለቀቅልንም ጊዜ ውሃ ስለማይለቀቅ ያለነው ኦፕሽን የጉድጓድ ውሃ መጠቀም እና የሃይላንድ ውሃ ለመጠጥ የሚሆን የሃይላንድ ውሃ ነው የምንጠቀመው የጉድጓድ ዉሃ ደግሞ ለመጠጥ አይሆንም ንጹህ ስላልሆነ ለልብስና ለሻወር ብቻ ነው የሚሆነው የመጠጥ ውሃ ፋብሪካ በተሰራ የታሸገው ሃይላንድ ነው የምናገኘው በብዛት አልፎ አልፎ ደግሞ ቤታችን ውስጥ ቧንቧ ስላለ ውሃ ሲመጣ በጀሪካን ቀርተን እናስቀምጣለን ቀርተን ካስቀመጥን በኋላ እሱን እየቀነሰን እየቀነሰን ለመጠጥ እንጠቀማለን ማለት ነው። እሱ ንጹህ ነው የባንቧ ዉሃ ንጹህ ስለሆነ ለመጠጥ ይሆናል እሱን እንጠቀማለን በብዛት ግን የመጠጥ ውሃ የምናገኘው ከፋብሪካ የሚመጣ ሃይላንድ የሚሸጠው ውሃ ነው እሱ ደግሞ የራሱ ችግር እንዳለው ይታመናል ማለት አንዳንድ የሃይላንድ ውሃ ወይም የፋብሪካ ውሃዎች የሶዲየም ምንድነው? የሶዲየም መጠናቸው ውሃ ውስጥ የሚጨመሩ የኬሚካል መጠኖች ስለሚለያዩ ሰው በተደጋጋሚ የሃይላንድ ዉሃ ወይም የፋብሪካ ዉሃ የሚጠቀም ከሆነ ኮንቴንቱ ኩላሊትን ይንኮዳል የሚል ሀሳብ አለ እና ትንሽ አስቸጋሪ ነው ይሄ ጥፍጥናቸውም ይለያያል የሃይላዶች ዉሃ ብዙ አይነት አለ ለምሳሌ ሰላም ውሃ አለ፣ አፍሪካ ውሃ አለ፣ ፎረስት ውሃ አለ ብዙ አይነት የሃይላንድ ውሃ አለ የፋብሪካ ማለት ነው እና ይሄ ውሃ ምንድነው ውስጡ ያለው ይዘት የኬሚካሉ ይዘት የተለያየ ነው ያ ደግሞ ሄዶ ሄዶ ሰውነትን መጉዳቱ አይቀርም። አንዱ ደካማ ጎን ወይም ደግሞ ሰው ላይ የሚያደርሰው ጉዳት የሚታየኝ ይሄ ነው ውስጡ ያለው ኬሚካል ብዛት ግን ይሄ በቧንቧ የሚለቀቁ በጣም ንጹህ ነው የኬሚካል መጠኑም የተመጠነ ነው ንጹህ ዉሃ ለሰውነትም ተስማሚ ነው የሃይላንድ ግን ትንሽ ያስቸግራል ግን አማራጭ ስለሌለ ምንድነው የምናደርገው የቧንቧ ውሃ የማይመጣ ከሆነ የምንጠቀመው የሃይላንድ ውሃ ነው ማለት ነው የሃይላንድ ውሃ ነው የምንጠቀመው የራሱ ደካማ ጎን ቢኖረውም ግን አማራጭ የለም ከእርሳ ምድር የሚወጣው ደግሞ ለልብስ ለሻወር በታንከር ተጠራቅሞ ለልብስና ለሻወር እንጠቀምበታለን የመጠጥ ውሃ ግን የምናገኘው ከሃይላንድ ከሚሸጥ ከፋብሪካ የመጣና ከቧንቧ ውሃ ነው